አዎ ሽክላ እቃዎችን እጠቀማለሁ እንደ ምግብ ማብሰያ ምግብ ማቅረቢያ የመሳሰሉትን እጠቀማለሁ። በተለይ ምግብ መስሪያ ሸክላ እቃዎች ምግባችንን የተሻለ ጥሩ ጣዕም እንዲኖረው ይረዱናል። እና ሸክላ እቃዎችን ሳህኖችን እጠቀማለሁ።

በጄ ሸምኜ አላውቅም እኛ ሀገር የተለያዩ ሸማኔዎች አሉ። ያው ሽመና በትምርት ባይሰጥም ከልምድ ከቤተሰብ ተያይዞ ከናት ካባት ተምረው ነው ያንን የሽመና ስራ የሚሰሩት። እና ያንን ልምዱ የለኝም ከቤተሰብም ያንን የሚሰራ ሰው የለም።

የምወደው ከተማ አዳማ ነው። አዳማ አካባቢ የተለያዩ ተፈጥሮአዊ ነገሮች ልናገኘኝ እንችላለን። በጣም ቆንጆ ከተማ ነው። የተለያዩ መዝናኛ ቦታዎች አሉት። ለመዝናናት እሱን ከተማ እወደዋለሁ። ከዛም በተጨማሪ ባህላዊ ነገሮችንም እናይበታለን

አዎ የተለያዩ ስልጠናዎችን እወስዳለሁ። በተለይ ስለልቦና ላይ ሊሰጡ የሚችሉት ስልጠናዎች ደስ ይሉኛል። ከዛም በተጨማሪ ደግሞ ስራዬን ሊያግዙልኝ የሚችሉ የተለያዩ ስልጠናዎች አሉ። የሽያጭ ላይ ያተኮሩ ስልጠናዎች እነዛን እወስዳለሁኝ።

የተለያዩ መሬት መንቀጥቀጥ። በተለያዩ ሀገራት ይከሰታሉ በእኛም ደግሞ። ባለፈው አመት እና የሆነ አመት የመሬት መንቀጥቀጥ ነበረ። በዛ ላይ ትንሽ። የተለያዩ ስራዎች ተሰርተዋል። እና እኔ ግን ያን ያህል ብዙም አልተረበሽኩም ብዙ ሰዎች ተረብሸው ነበር።

ቀለል ያለ ልብስ እወዳለሁ ብዙም የማያጨናንቀኝ ልብስ እወዳለሁ። ጥበቅ ያላለ ልብስ ሱሪም ሊሆን ይችላል። ከላይ የሚለበስ ያ ጥብቅ ያላለ ቢሆን እኔ ምርጫዬ ነው። ሰፋ ያለ ቀለል ያለ ልብስ አይነት እወዳለሁ። ወስ

የተለያዩ የአትክልት ስራዎችን አደርጋለሁ እንደ ጎመን፣ ድንች፣ ካሮት የመሳሰሉ በቀላሉን ልንበላቸው የምንችላቸውን መግቦቶች እሰራለሁ እና የተለያየ አትክልቶች እንደነ ሰላጣ ቆስጣ አይነት ቅጠሎችን እንሰራለን።

የዛሬ የአየር ሁኔታ በጣም ጥሩ ነው። ፀሀያማ ነው። ብዙም ብርድ የለሁም። በሀገራችን ይህን ወክት የበጋ ወክት ይባላል ብዙ ፀሀይ የሚኖርበት ብዙ ሰዓቱ ፀሀይ የሚሆንበት ወክት ነው። እና የአየር ሁኔታውም ዛሬ እንደዛ ነው።

አዎ በአንድ ጊዜ የተለያዩ ስራዎችም ሊመጡ ይችላሉ። እነሱን አስተናግዳለሁ በቅደም ተከተል ወይንም ደግሞ በጣም አስቸኳይ ስራ የሆኑትን አስቀድማለሁ። እና የቀሩትን ደግሞ ያው በዛው እቀጥላለሁ ማለት ነው መስራት። እንደዚህ አይነት አጋጣሚዎች ይኖራሉ።

ስጦታ መስጠት እወዳለሁ የተለያዩ ስጦታዎችን ለተለያዩ ሰዎች ለቤተሰብ አባል ለጓደኛ ለህት ወንድም ሰጥቼ አውቃለሁ። እና ስጦታ መስጠት ሰዎችን የበለጠ ያቀራርባል ብዬ አምናለሁኝ። እና ስጦታን መስጠት እወዳለሁ።

ጠዋት ላይ ቀለል ያሉ ምግቦችን እበላለሁ። ለምሳሌ እንደ እንቁላል አይነት- ቀለል ያሉ በሀገራችን ሊሰሩ የሚችሉ ምግቦችን እበላለሁ። አልፎ አልፎ ደግሞ እንደ ገንፎ አይነት ምግብ እበላለሁ። ያን ያህል የሚከብዱም አይደሉም እና ጠዋት ላይ እንደዚህ-

አደባባይ መናገር ላይ ብዙም ችግ አልችልም። ሰዎች ብዙ የተሰበሰቡበት ቦታ ላይ ንግግር ማድረግ አልችልም። ያን ልምዱ የለኝም ልምዱ ቢኖረኝ ጥሩ አሻሽላለው ብዬ አስባለሁ። ለወደፊቱም ደግሞ ባሻሽለው የምለው ልምንድ ነው።

የምወደው አትክልት ሰላጣ ነው። በጥሬውም መብላት እንችላለን። ከተለያዩ አትክልቶች ጋር ቀላቅለን መብላት እንችላለን ቀለል ያለና ጤናማ የሆነ የአትክልት አይነት ነው። እና ሰላጣን በጣም እወዳለሁ። ከዛ በተጨማሪ ጎመን እና ቆስጣንም እወዳለሁ።

መስኮት ጎን መቀመጥ ብዙም አልወድም ያው ቅዝቃዜም በቀዝቃዛ ወራት ቅዝቃዜም ይስባል። ፀሀይም ሲሆን ደግሞ ፀሀይ በጣም ስለሚያቃጥል ብዙም መስኮት አጠገብ መቀመጥ አልወድም። ከዛ ውጭ ያው ከግድግዳ አጠገብ ልቀመጥ እችላለሁ። እንደዛ ነው

በባህላችን ሰርግ በተለያዩ መንገዶች አሉት እሚከበርበት በተለያየ አካባቢ የየራሱ የሆነ ባህል አለው። በዋናነት ግን ከተማ እምናከብረው የተለያዩ ስጦታዎችን በመስጠት ጥሎሽ እሚባል ነገር አለ። ሽምግልና ይላካል። ከሰርጉ በሁአላ ደግሞ መልስ እምንለው ፕሮግራም አለ። እንደዚህ ነው እምናከብረው

ወደ መናፈሻ ቅዳሚ እና እሁድ እሄዳለሁ እ የመ የእረፍት ቀናቶቼን እ ወደ መናፈሻ በመሄድ ነው የማሳልፈው። ከተለያዩ ጓደኞቼ ጋር ባልደረቦቼ ጋር ተገናኝተን ጥሩ ጊዜ እናሳልፋለን እና የተለያዩ ብዙ መናፈሻዎች አሉ። እኛ ሀገር እና ወደዛ እየሄድኩ አሳልፋለሁ

አዎ ስራዎችን በቅደም ተከተል ነው ማስቀመጠው እንደዛ ካልሆነ ትንሽ በምፈልጋቸው ሰዓት በቀላሉ ላላናገኛቸው እንችላለን። እና ስራዎችን በቅደም ተከተል ወይም በቀን በሰራንበት ስራ ከፋፍሎ በቅድም ተከተል ማስቀመጥ ያስፈልጋል

አዎ ጥራ ጥራት ያለው ስራ ማቅረቡ እችላለሁ። እናም ወዳለሁ ስራዎች ጥራት ያላቸው ከሆኑ። ወደፊትም ጥሩ ስራ እንድንሰራ ይረዳናል የተለያዩ ደንበኞችንም ይስብልናል። ስለዚህ ጥራት ያለው ስራ ማቅረብ እወዳለሁ እችላለሁ

እኔ የማታ ሰው ነኝ። አብዛኛውን ማታ የምነሳ ሰው ነኝ። ማታ ላይ ብዙ ስራዎችን መስራት የምወድ ሰው ነኝ። ጠዋት ላይ ትንሽ አርፍጄ ነው የምነሳው። በጣም አስቸኳይ ነገር ካላጋጠመኝ ጠዋት ላይ ቶሎ የምነሳ ሰው አይደለሁም

የድን ቋንቋ ብዙ ተጠቃሚ አይደለሁም። በእኛ ሀገር የተለያዩ ቋንቋዎች አሉ። ግን በደን ቋንቋ በብዙ ተጠቃሚ ሰዎች የለውም። ግን ያው አንዴ ራሱን የቻለ ቋንቋ እስከሆነ ድረስ ጥሩ ነው ብዬ አምናለሁኝ። ተጠቅሜ ባላውቅም

አዎ ከደንበኞች ጋር የተለያዩ ስራዎችን እሰራለሁ። ከደንበኞች ጋር መስራት ስራን ያሳድጋል ያበረታል ብዬ አምናለሁ። እና የተለያዩ የረጅም እቅድ እና አጭር እቅድ ስምምነቶች እንፈራረማለን። እና ከእነሱ ጋር ደግሞ ጥሩ የሆነ ግንኙነት አለኝ

የሙዚቃ መሳሪያ መጫወት እችላለሁ ለምሳሌ እንደ ፒያኖ አይነት መሳሪያዎች እጠቀማለሁ መጫወት እችላለሁ። ከዛም በተጨማሪ ደግሞ በባህላዊ ሀገራችን መሳሪያ ክራር የሚባል አለ ክራርም እጫወታለሁ። ዋሽንትም አለ እሱን እሱን እጫወታለሁ።

የሞባይል ዳታ ጥቅም አለው አስፈላጊ በጣም አስቸኳይ ሆኖ መረጃዎችን ማውረድ ሲኖርብኝ የሞባይል ዳታ እጠቅማለሁ። ዋይፋይ በሌለበት አካባቢም ስሆን የሞባይል ዳታይን እጠቀማለሁ። እና ጥሩ ነው ፈጣን ነው። እኛ ጋር ያለው የሞባይል ዳታ

አዎ በፊት ወሃ በሌለ ሰዓት የዝናብ ወሃ በስነስርዓት አስቀምጥ ነበረ። አሁን ላይ ግን የውሃ እጥረት ቡዙም ስለሌለ የዝናብ ውሃ መሰብሰብ ትቻለሁ። ግን ውሃው በሌለባቸው አጋጣሚዎች ላይ የዝናብ ውሃ ሰበስቧለሁ።

አዎ የተለያዩ ደብዳቤዎችን ጽፌያለሁ በፊት ለጓደኞቼ ወይም ሩቅ ላሉ ቤተሰቦቼ ዘመዶቼ ጽፌ አውቃለሁ የተለያዩ ደብዳቤዎች እና የደብዳቤ የመጻፍ ልምዱ አለኝ። ደብዳቤም ሰዎችን ጥሩ ያቀራርባል ብዬ አምናለሁ።

ጧት ላይ የተለያዩ ስራዎችን ልሰራ እችላለሁ። ቤት ማጽዳት ሊሆን ይችላል አልጋ ማንጠፍ ወይም የተለያዩ እቃዎችን ማጠብ እንደዚህ አይነት ስራዎች እሰራለሁ። ከዛ በተጨማሪ ደግሞ አትክልቶችን እንከባከብ እችላለሁ በቤት እንስስደ ደግሞ ምግብ አቅርብላችኋለሁ ጥዋት ላይ

የምመኘው እረፍት ጊዜ ከቤተሰብ ጋ ከከተማ ወጦ ወቶ መዝናናት እና ከጓደኞች ጋም የተለያዩ ጥሩ ጊዜዎችን ማሳለፍ አንድ ላይ ያንን የምመኘው የእረፍት ጊዜ ከሰዎች ጋር የእረፍት ጊዜየን ባሳልፍ ድ ደስ ይለኛል።

ለሌሎች ሰዎች የማቀውን የሂዎት ልምድ፣ የስራ ልምድ ማካፈል እወዳለሁ እናም እችላለሁ ብዬ አስባለሁ። ከሰዎች ጋር የተለያዩ ልምዶችን ወይም የምናውቃቸውን ነገሮች ለሌሎች ሰዎች ማሳወቅ፣ ማስተማር አስፈላጊ ነው ብዬ አስባለሁ።

ምን አልባት ማታ ላላመሽ እችላለሁ። እስከ አምስት ሰዓት ድረስ ነው የማመሸው። እና አምስት ሰዓት እተኛለሁ። ጠዋት ላይ ወደ አንድ ሰዓት ወይ ሁለት ሰዓት ልነሳ እችላለሁ። ማታ ላይ ስራ የሰራሁ ትንሽ ላመሽ እችላለሁ። እስከ ሰባት ሰዓትም ልቆይ እችላለሁ።

አዎ ሌሎችን ማበረታታት እችላለሁ እ ሌሎችን ማበረታታት አስፈላጊ ነው ብዬ አስባለሁ። እ የተለያየ ጭንቀት ያለባቸውን ሰዎች እ በህይወት የተቸገሩ ሰዎችን እ ወይም አእምሮ ችግር የተጠቁ ሰዎችን። እነሱም ማበረታታት ጥሩ ነው ብዬ አስባለሁ

ልብሶቼ አዎ በስርዓት የተቀመጡ ናቸው። በየጊዜው ልብሶችን ማስተካከል እወዳለሁ። የተበላሸ ልብስ ካለኝ። በስርዓቱ አስቀምጣለሁ። እና ልብሶችን ቀጥሎ ለምድ አለኝ። ልብሱን ማስተካከል ደግሞ ጥሩ ነው። ሌላም ሰው ቢለምደው ጥሩ ነው ብዬ አስባለሁ

ደሞዝ ወር በገባ በሰላሳኛው ቀን ይከፍሉና በየወሩ በሰላሳ ነው የምንቀበለው ደሞዛችንን። ወይም ደግሞ ሰው ገብቶ መጀመሪያ በተፈራረመበት ቀንም ሊሆን ይችላል። ግን እሱንም ቢሆን እንደ ምንም እስከ ሰላሳ ያጠጋጉታል።

የምወደው መጽሐፍ ከሀገራችን አሮማይ ነው። አሮማይ የተለያዩ ሀገራትን ሁኔታ በጊዜ የነበረውን የሚያሳይ ትልቅ መጽሐፍ የምወደው መጽሐፍ ነው፤ ከዛም በተጨማሪ ደግሞ ፍቅር እስከመቃብርን እወደዋለሁ።

አዎ አልፎ አልፎ ልጽፍ እችላለሁ። ወደ ሱቅ ከመሄዴ በፊት ብዛት ያለው እቃ ከሆነ እሱ እንዳይጠፋብኝ ልጽፍ እችላለሁ። ከዛ ውጪ ግን ያው ትንሽ እቃዎች ከሆኑ በቃሌ ነው ብዙ መጻፍ ስለማይጠበቅብኝ በቃሌ ይዤ ወደ ሱቅ ለመግዛት የምሄደው።

ምውደው ጣፋጭ ምግብ ቴምር ነው። ቴምር በተፈጥሮ እሚገኝ ጣፋጭ የሆነ የምግብ አይነት ነው። ከዛም በተጨማሪ ደሞ ማር እወዳለሁ። እ ለጤናም ጥሩ የሆነ እ የተለያየ አይነት ማር እጠቀማለሁ። በሀገራችን የተለያዩ አይነት ነጭ ማር፣ ቢጫ ማር እሚባሉ አሉ። ሁለቱንም ይጠቀማለው።

አዎ አልፎ አልፎ በጣም እንደዚህ ሲያመኝ ከስራ ልቆይ እችላለሁ። አስወግጄ ልቀርም እችላለሁ። ያው ከታመመ አንድ ሰው ስራ ላይ ጥሩ ውጤት ያመጣል ብዬ አላምንም። እና ቤት አገግሜ ብመለስ ይሻላል ያንን ምርጫ አደርጋለሁ እና ለዛ ነው።

በመስተዋል ላይ ብዙ ጊዜ ልታ ላሳልፍ እችላለሁኝ። የተለያዩ ነገሮችን ሳደርግ ለምሳሌ ሜካፕ ስቀባ ሊሆን ይችላል። ፀጉር እንክብካቤ ሳደርግ ወይም ሰውነቴን እንክብካቤ ሲያስፈልገው በዚህ ጊዜ መስታወት እጠቀማለሁ። ለማየት

የምወደው እንስሳ ድመት ነው። ድመት በጣም እወዳለሁ የተለያዩ ድመቶችንም በቤቴ አሳድጋለሁኝ። እና እነሱን መንከባከብ ያስደስተኛል። ከዛ ውጪ ደግሞ ውሻም እወዳለሁ። ውሻም እማሳድገው አለኝ። እና እንደዚህ ሁለቱን እንስሳዎች እወዳለሁ።

አዎ ማሰላሰል አደርጋለሁ። የተለያዩ ውሳኔ የሚያስፈልጋቸው ነገሮች ሲኖሩ ህይወት ላይ- አንዳንድ ነገሮችን አሰላስላለሁ። እና ማሰላሰል ጥሩ ነው ብዬ አስባለሁ።- በጣም ሳይበዛ ሲበዛ ያው ጭንቀት ሊያስከትል ስለሚችል

ይሄ ከሀገራችን ካሉ የባህላዊ ምግቦች እምወደው ዶሮ ወጥ ነው። ዶሮ ወጥ የተለያዩ በዓላት ሲኖሩ በሀገራችን ላይ። በኢትዮጵያውያን በብዙ ቤቶች ወይም ሰዎች ዘንድ የሚወደድ ነው። እኔም በጣም ነው የምወደው ለመብላት ይመቻል ከአይብ ጋር አንድ ላይ እንበላለን።

ቅርጫት አለኝ የተለያዩ ቆሻሻዎችን ማጠራቅምበት ቅርጫት ነው። የተለያዩ የሚታጠቡ ልብሶችን እንደውም አልፈልጋቸው እቃዎችን ማስቀመጥባቸው ቅርጫቶች አሉኝ። እነዚህም ቤቴ የተስተካከለ እንዲሆን ረድቶኛል። እና ቅርጫት እጠቀማለሁ።

አዎ ውሃ እመጣለሁ ውሃ ማምጣት አውቃለሁ የተለያዩ ቦታዎች ውሃ በሌለ ሰዓት አመጣለሁኝ ውሃ ከተለያዩ ቦታዎች በመሸከም አመጣለሁ። እና ያው የ የውሃ የማምጣቱ ልምዱ አለኝ አውቃለሁኝ።

ዛሬ የመጀመሪያው ምግቤ እንቁላል ነበር። እንቁላልና ድንች ነው የበላሁት። ለቁርስ ተስማሚ የሆነ ምግብ ነው። ቀላል ያለ ምግብ ነው እንቁላል። እና ድንችም ስለምወድ እንደዛ አድርጌ ነው የበላሁት። እና የዛሬ የመጀመሪያ ምግቤ ቀላል ያለ ነበር።

የተለያዩ የተበላሹ እቃዎች ለምሳሌ እንደ ሬድዮ ስፒከር እና ስቶቭ የመሳሰሉ እቃዎችን ሲበላሹ የማስተካከል ልምዱ አለኝ ችሎታውም አለኝ። እና የተለያየ የተበላሽባቸውን ስልኮች ወይንም ስፒከሮች ሰዎች ይዘውልኝ ይመጣሉ እንዳስተካክል እነሱንም አግዛቸዋለሁ በማስተካከል።

አዎ ስነ ጥበብ እወዳለሁኝ። ስነ ጥበብ ውስጥ ከሚካተቱት ነገሮች አንዱ ስዕል ነው። ስዕልም በጣም እወዳለሁ ግጥምም እወዳለሁ። ከዛ በተጨማሪ የተለያዩ ድርሰቶች መነባንቦች እንዲሁም ድራማዎች። ውዝዋዜዎች እነዚህን ሁሉ ስለ ጥበብ ውስጥ ስለሚካተቱ እነሱን እወዳለሁ።

የስራ እረፍቴ አንድ ሰዓት ያክል ነው። ስድስት ተኩል ከወጣው እስከ ሰባት ተኩል ነው ሚፈቀደው ሰባት ሰዓት ከወጣው ደሞ እስከ ስምንት ሰዓት። አንድ ሰዓት የምሳ ጊዜ ነው ወይም የእረፍት ጊዜ ነው ያለኝ። እና እንደዛ ነው ከዛ በላይ ማቆየት አይፈቀድም።

አዎ እጅ መጨባበጥ እወዳለሁ። በተለይ ኮሮና ከመምጣቱ በፊት እኛ ሀገር በእጅ መጨባበጥ ባህል ነው። እና ከኮሮና በኋላ ግን ያው ሰው ብዙም እንደዚህ መጨባበጥ ትቷል። እኔም እንደዛው ነው። አሁን ላይ ግን ያው ተመልሶ መጨባበጥ ተጀምሮአል እኔም እጨብጣለሁ። በእጅ

አዎ ቃሌን እጠብቃለሁ ቃል ትልቅ ነገር ነው በኛም አገር ባህል ቃል አንዴ ከተገባ ያንን ቃል መጠበቅ ያስፈልጋል። እና እኔም ያ ትክክል ነው ብዬ አስባለሁ እና ለሰዎች የገባሁትን ቃል እከብራለሁ እጠብቃለሁ። ቃል መጠበቅ ትልቅ ነገር ነው።

አዎ ሰዎችን በአይን ተመ እመለከታለሁ። በአይን ተመልክቶ ማውራት የራስ መተማመን መገለጫ ነው። ስለዚህ ሰዎችን በአይን እያየሁ ማውራት እወዳለሁ ያም ደግሞ ጥሩ ልምድ ነው ብዬ አስባለሁ። ሰዎችም ይሄንን ልምድ ቢያዳብሩት ጥሩ ነው ብዬ አስባለሁ።

አዎ ማሸነፍ እችላለሁ ብዬ አስባለሁ። በተለያዩ በተሰማሩ በተሰማራሁባቸው ሙያዎች። ጥሩ ውጤት ወይም መልካም ውጤት ማስመዝገብ። ማሸነፍ እችላለሁ ብዬ አስባለሁ በህይወት ላይም የሚያጋጥሙ የተለያዩ ችግሮችን አሸንፌ አልፌያለሁ

አዎ ይቅርታ መጠየቅ ቀላል ነው ብዬ አስባለሁ። እኔም ደግሞ ለይቅርታ ቅርብ ነኝ ብዬ አስባለሁ። እና ሰዎች ይቅርታ መጠየቅን ቢለማመዱ ጥሩ ልምድ ነው ብዬ አስባለሁ። እና ይቅርታ መጠየቅ ትልቅነት ነው ብዬ አምናለሁ።

አዎ የተለያዩ ባህላዊ ልብሶችን ለብሳለሁ። በሀገራችን የተለያዩ ባህላት ሲመጡ በተለይ ጥምቀት በዓል ሲኖር የተለያዩ የሀገራችን ባህላዊ ልብሶች ይለበሳሉ። እነኚህን የባህላዊ ልብስ በዛ በዓል ጊዜ ላይ እለብሳለሁ።

የመጠጥ ውሃን ማገኘው ከቧንቧ ነው። በአብዛኛውን ጊዜ ውሃ በሚጠፋበት ጊዜ የተለያዩ የታሸጉ ውሃዎችን በመጠቀም ውሃ ላገኝ እችላለሁ። ከዛ ውጪ ግን ቧንቧ ነው የቧንቧ ነው የምጠቀመው።

የምመኘው ስራ የራሴ የሆነ የግል ስራ በራሴ ሀላፊነት ልቆጣጠረው የምችለውን የራሴን ስር እመኛለሁ። የተለያዩ እቃዎችን ማስመጣት መሸጥ እንደዚህ አይነት ስራዎችን ብሰራ እመኛለሁ። እና በተጨማሪም ደግሞ የተለያዩ የሚካፕ እቃዎችን፣ ልብሶችን :ጫማዎችን እያስመጡ መሸጥ።

አውጢም ብዙ ጊዜ ሲቆይ ራዕይ ላይ ጥሩ አይደለም ብዬ አስባለሁ። እና ወጥኝ ምን አላቆየም። ቶሎ ካደገ በኋላ ቶሎ ቶሎ ነው የምቆርጠው። እናቲም አላቆይም። እና ብዙ ሰዎችም እንዳያቆዩ እመክራለሁ

ወደ ገበያ የምሄድበት ቀን ይለያያል። እኔ የምፈልገው ልግዛ የማስበው ነገር ካለቀብኝ በየትኛውም ሰዓት ልሄድ እችላለሁ። ከዛ ውጪ ግን አብዛኛውን ወደ ገበያ የምሄድበት ቀን የእረፍት ጊዜዬ ነው። ቅዳሜ ወይንም እሁድ ወደ ገበያ ለመሄድ እመርጣለሁ።

አዎ በስራ ጊዜ ላይ እረፍት ላደርግ እችላለሁ። አብዛኛውን ጊዜ ግን እረፍት ብዙም አላደርግም በጣም ከደከመኝ እረፍት የሚያስፈልገኝ ከሆነ ግን ያው በስራ ጊዜ ላይ የተወሰነ ጊዜ ወስጄ እረፍት አደርጋለሁ። ያም ደግሞ ስራ ላይ ጥሩ ውጤት እንድናመጣ ይረዳናል።

የምወደው ሬስቶራንት ፒዛሃት ይባላል የተለያዩ ፒዛዎችን በጥራት የሚያቀርብ የሬስቶራንት አይነት ነው። ብዙ ሰዎችም ተመራጭነት አለው። የተለያዩ ጥራት ያላቸውን ፒዛዎች በርገሮችን ያቀርባል። እኔም በጣም እምወደው ሬስቶራንት አይነት

አዎ መንዳት እችላለሁ። ከዚህ በፊት የተለያዩ ቦታዎች ጋር ለመሄድ የተለያዩ ትራንስፖርቶችን ነበር የምጠቀመው። አሁን ላይ ግን የመንጃ ፍቃድ አለኝ። ትምህርቱን ስለተማርኩኝ መንዳት በደንብ እችላለሁ። በቀላሉ የፈለኩበት ቦታ ቶሎ እደርሳለሁ።

በተፈጥሮ ውስጥ መራመድ እወዳለሁ። ተፈጥሮ ነጻነት አለው የተጨነቀ መንፈስን ያረጋጋሃል። እና ተፈጥሮ መሃል መራመድ እወዳለሁኝ። ሰዎችም ደግሞ ይህንን ልምድ የበለጠ ቢያሳድጉ ጥሩ ነው ብዬ አምናለሁ። እና እኔ እወዳለሁ

አዎ ዳቦ ማብሰል እወዳለሁ ቤት ውስጥ የሚዘጋጁ የቤት ዳቦዎችን የተለያዩ ቅመሞች ለማጣፈጫነት እያረኩኝ አዘጋጃለሁ። ከዛም በተጨማሪ ደግሞ የተለለያዩ እንደዚህ ዳቦ አነስተኛ ዳቦ የሆኑ ኩኪሶችን አበስላለሁ።

የተለያዩ ሀገራችን ላይ ያሉ ከተማዎችን ሂጄ አቃለሁ ከዛም ውስጥ እንደ ባህር ዳር፣ መቀሌ፣ ሀዋሳ፣ ሀረር፣ አፋር የመሳሰሉ ቦታዎችን ሄጄ ጎብኝቼ አውቃለሁ። እና ደስ የሚል የህይወት ልምድ ነበረ።

አዎ የድሮ ፎቶዎች እይዛለሁኝ ከኔ ጋር አሉ። ከጓደኞቼ ጋር እንዲሁም ከቤተሰቦቼ ጋር ከዘመዶቼ ጋር የተነሳኋቸው ብዙ ፎቶዎች አስቀምጫለሁ አሉኝ። እና የድሮ ፎቶዎችን መያዝ ጥሩ ነገር ነው። ያለፈውን የደስታ ጊዜ ወደኋላ ተመልሰን እንድናይ ይረዳናል።

የምወደው ፊልም የተለያዩ እንቅስቃሴዎች ያሉበት ወይንም በውጭ አጠራር አክሽን የሚባል አይነት ፊልም እወዳለሁ። ከዛም በተጨማሪ ደግሞ እንደዚህ ተከታታይነት ያለው ወይንም ልብ አንጠልጣይ። ፊልሞችን እወዳለሁ።

አዎ የፀሀይ መውጣትን አያለሁኝ እናም ጥሩ የሆነ መንፈስ ይፈጥራል በጠዋት። ተነስቶ የፀሀይ መውጣት ማየት ቀን የተሻለ ጥሩ ቀን እንዲኖረን ይረዳናል ብዬ አምናለሁ። ሌሎችም ይሄን ልምድ ቢያዳብሩት እመክራለሁ።

አዎ ሹራብ እሰፍለሁ የተለያዩ ሹራቦችን ከተለያዩ መጽሄቶች የፍሽን መጽሄቶች ላይ እያየሁ የተለያዩ እስታይሎችን ያላቸው ሹራቦችን ለመስፍት እሞክራለሁ። ይሄን ሹራብ መስፍት ያላመደችኝ እናቴ ናት። እሷ ሹራብ በደንብ መስፍት ትችል ነበር።

አዎ የተለያዩ ነገሮችን በስርዓት ማስቀመጥ እወዳለሁ። የተለያዩ እቃዎችን ልብሶችን የቤት እቃዎችን እንዲሁም ቢሮ ላይ የምስራባቸውን የተለያዩ የስራ ቁሳቁሶች በስርዓት ነው የማስቀምጠው። ቤት ያሉኝንም እቃዎች ልብሶች የምጠቀምባቸውን በስርዓት ነው ማስቀምጠው።

አዎ የተለያዩ አዎንታዊ አስተያየቶችን ተቀብዬ አውቃለሁ። በማህበራዊ ህይወት ላይ በተለያዩ የስራ መስኮች ላይ በማሳያቸው ጥሩ ስራዎች እና መልካም ባህሪዎች አዎንታዊ የሆነ አስተያየት ከተለያዩ ሰዎች ተቀብዬ አውቃለሁ በየጊዜው።

አዎ ጊዜን በደንብ አስተዳድራለሁ። ከጧት ጀምሮ ምሰራቸው የምችላቸውን ስራዎች በሰአት ከፋፍዬ ጊዜን በደንብ እንድጠቀም አደርጋለሁኝ። ከጠዋት ስነሳ ያሉ የምሰራውን ስራዎች እንዲሁም ቀን ላይ ቢሮ ስሄድ የምሰራቸውን ስራዎች በጊዜ ከፋፍዬ የማስቀምጠው።

ከሻይ ይልቅ ቡናን እመርጣለሁ። ሻይ ብዙም አልጠቀምም። አልፎ አልፎ ልጠጣ እችላለሁ። ግን አብዛኛውን ጊዜ የምጠቀመው ቡና ነው። ስራ ላይ ንቁ እንደሆን ይረዳኛል፣ ቀኔንም ደግሞ ጥሩ እንደሆን ይረዳኛል። እሱንም ሳላበዛ በአግባቡ እጠቀማለሁ።

የምወደው ስፖርት ባስኬትቦል ነው። ባስኬትቦል በፊት ልጅ እያለው ትምህርት ቤት ያሉ ቡድኖችጋ በመስራት በአንድ ላይ በመሆን እጫወት ነበረ። ካደኩም በኋላ የተለያዩ በጥብቅ የሚተላለፉ የውጭ ሀገር እና ሀገር ውስጥ ባስኬት ውድድሮዎችን እከታተላለሁ።

አዎ በቀን ከስድስት ሰዓት በላይ ልጠቀም እችላለሁ ስልኬን አብዛኛውን ስራ የምሰራው በስልኬ ስለሆነ ብዙ ሰዓት ማሳለፈው ስልኬ ላይ ነው። የተለያዩ በአየር ላይ ሊሰሩ ሚችሉ ስራዎችን እና የተለያዩ የመተግበሪያዎችን በመጠቀም የተለያዩ ስራዎችን እሰራለሁ። በስልኬ

የተለያዩ የቤት እቃዎችን እጠቀማለሁ ለልብስ ማጠቢያ ሊረዱ የሚችሉ ላውንደሪዎች ወይም ደግሞ የተለያዩ ልብሶችን ለማጠብ ሚረዱ ናቸው። ከዛም በተጨማሪ የተለያዩ ቫክዩም ክሊነር እንደዚ ቤት የምናጸዳበት ሶፋ ማጽጃዎችን እጠቀማለሁ።

የምወደው ምግብ ድንችና ሩዝ ነው። ከዛም በተጨማሪ አሳ አሳ የተለያዩ አትክልቶችን፣ ሰላጣዎችን እወዳለሁ። ለጤናም ጠቃሚ ናቸው። ብዙም ስጋ አልበላም። አሳ የአሳ ስጋ እወዳለሁ ድንችና ሩዝ በተጨማሪም የዶሮ ስጋ እበላለሁ።

አዎ ቀዝቀዝ ያለ አየር ጥሩ ነው ብዬ አስባለሁ እኔም እወዳለሁኝ። ሙቀት ቦታ ላይ ብዙም ምቾት አይሰጠኝም። ቀዝቃዛ ቦታ እወዳለሁኝ። ለሰውነቴም ይስማማኛል እና ለጤናም ጥሩ ነው ብዬ አስባለሁ። ቀዝቀዛ ያለ ቦታ ላይ ሰዎች ቢሆኑ ጥሩ ነው ብዬ አስባለሁ

አዎ እማር እወዳለሁ። ማር የተለያዩ የሰውነት ጤና ጥቅሞችን ይሰጣል። የተለያዩ እንደውም ዶክተሮች የተለያየ በሽታ መድሃኒት አድርገው ይናገሩታል። እና እኔም በጣም እወደዋለሁ። የተለያዩ ምርቶች ላይም ለምሳሌ የሰውነት ሰውነት ማለስለሻ ወይንም የፀጉር መንከባከቢያ ምርቶች ላይ ይጨምሩታል።

አወ በመስመር ላይ የተለያዩ የሚለቀቁ ሙዚቃዎችን እሰማለሁ። አዳዲስ የወጡ ሙዚቃዎች ሊኖሩ ይችላሉ ነባርም ሁነው ደግሞ እንደዚሁም በመስመር ላይ የሚተላለፉ የድሮ ሙዚቃዎችን እወዳለሁ። እና በመስመር ላይ ያሉ ሙዚቃዎች ጥሩዎች ናቸው ሰዎችም እንዲያደምጡ እመክራለሁ።

አዎ የጎረቤት ድምጽ ሰማለሁኝ። የተለያዩ ንግግሮችን ሲያደርጉ ወይም የተለያዩ ስራዎች ሲሰሩ ይሰማል። የተለያዩ ልጆችም ካሏቸው እነሱ ሲጫወቱ ድምፃቸውን እሰማለሁኝ። ቅርብ ስለሆኑ ድምፃቸው በደንብ ይሰማኛል። እና ጥሩ ቅርበት አለን

የምጠቀመው ማዌ ቦርሳ ነው ተለቅ ያለ ነው። የተለያዩ ፋይሎች የምንሰራባቸው የስራ ቁሳቁሶችን እንዲይዝልኝ። እንዲሁም የተለያዩ ጃኬቶች ወይም የምፈልገው የሚይዘው ልብስ ካለ እሱን እንዲይዝልኝ ይረዳኛል። ስለዚህ ከፍ ያለ ብዙ ነገር ሊይዝ የሚችል ቦርሳ ነው የምጠቀመው።

አዎ በስራ ላይ የሚያጋጥሙ የተለያዩ ችግሮች ይኖራሉ። ከደንበኛም ጋር ሊሆን ይችላል። እንዲሁም ከባልደረባ ጋር አንዳንዴ በሀሳብ መለያየት ሊኖር አለመስማማት ሊኖር ይችላል። ያንን ችግሮች ከእነሱ ጋር በመነጋገር እፈታለሁኝ። ለችግሮችም መፍትሄ እፈልጋለሁ።

ቤተን በየቀኑ አፀዳለሁኝ። የተለያዩ ቆሻሻዎች ሊኖሩ ይችላሉ። እነሱን በየጊዜው ለማጽዳት ይረዳኛል። ይህን ልምድ የተማርኩት ከቤተሰቦቼ ነው። እና ሌሎች ሰዎችም ይህንን ልምድ በየቀኑ ቢተገብሩት- ጥሩ ነው ብዬ አስባለሁ።

እኔየስራ ቦታዬ ጥሩ ነው ብዬ አስባለሁ። እ የተወሰነ ርቀት አለው ከቤቴ ግን እ ለስራ እ ሰላማዊ የሆነ አካባቢ ነው። ያለውም እዛ አብረን እምንሰራቸውም ሰዎች ጥሩዎች ናቸው። እና እ በአጠቃላይ እ ስራ ቦታዬን እንደወደው አር እነዚህ ሁሉ አ ረድተውኛል።

የተለያዩ ጥቅማጥቅሞች አሉ። ለምሳሌ እንደዚህ ወጥተን እቃ በምንሸጥበት ሰዓት ለትራንስፖርት የሚሆን ብር ከድርጅቱ ይሸፍንልናል። ከዛም በተጨማሪ ስልክ ደንበኞቻችን ደውለን የምናወራበት የካርድ ወጪን በድርጅታችን ይወሰናል።

አዎ የተለያዩ መዝሙሮችን መዘመር እወዳለሁ። የተለያዩ መተግበሪያዎች ላይ ልናወርዳቸው የምንችላቸው መዝሙሮች አሉ። እነሱን በስልኬ ላይ በማውረድ እነሱን እሰማለሁ እና እነሱን መዘምር እወዳለሁ። እና ሰዎች ይሄን ልምድ ቢያዳብሩት ብዬ አስባለሁ

አዎ ትሞሉ ደቦ ትኩስ ዳቦ ነው እና ደግሞ የተለያዩ ጣፋጮች ይደረጉበት እንደማር ያለበት ዳቦ እሱንም እወዳለሁ። ከዛ በተጨማሪ ደግሞ እንደ ፒዛ ተጋግሮ የተለያዩ ቲማቲም ሽንኩርት የሚደረግበት እሱን አይነት ዳቦም እወዳለሁ።

ገበያ ምናልባት በሳምንት አንድ ጊዜ ወይም ሁለት ጊዜ ልወጣ እችላለሁ። በጣም አስቸኳይ የምገዛው ወይም አጋጣሚ መግዛት ያለብኝ ነገር ካለ በየትኛውም ሰዓት ወጥቼ መግዛት እችላለሁ። ግን ደንበኛ የቤት እቃዎችን ለመግዛት ወይ አስፔዛ ለመግዛት ወደ ገበያ በሳምንት ሁለቴ ነው የምወጣው።

ማንቀሳት ብዙም ተጠቃሚ አይደለሁም። ግን አልፎ አልፎ እንደዚህ በደከመኝ ሰዓት ጠዋት በፈለኩበት ሰዓት ልነሳ ስለማልችል። አልፎ አልፎ እጠቀማለሁኝ ማንቂያዎችን ግን አብዛኛውን ጊዜ አልጠቀምም በራሴ በራሴ ነው። የምነሳው

አዎ የአመራር ሚና አለኝ ስራ ላይ የተለያዩ ከእኔ ስር ሆነው የሚሰሩም ትንሽዬ ሰራተኞች አሉኝ እነሱን በመቆጣጠር። ለነሱ የሚሰሩትን ስራ በመስጠት ወይም በማስረዳት የከበዳቸው ነገር በማሳየት። በማስረዳት የተለያዩ መልካም የሆነ የአመራር ሚና እሰጣለሁ

አዎ ከስራ በኋላ የተለያዩ ቦታዎች ሊሄድ እችላለው ከጓደኞቼ ጋር ተሰብስበን የተለያዩ ሙዚየሞችን ሄደን ስለ ሀገራችን ታሪክ ልንጎበኝ እንችላለን። ከዛም በተጨማሪ የተለያዩ መዝናኛ ቦታዎች ፓርኮች በመሄድ ልዝ ልዝናና እንችላለን።

አዎ አዳዲስ የስራ ግንኙነቶች እፈጥራለሁ። ስራ ላይ ያው አዳዲስ ግንኙነቶች መፍጠር በጣም አስፈላጊ ነው ብዬ አስባለሁ። በዛም አምናለሁ እና የተለያዩ አዳዲስ ግንኙነቶችን አዳዲስ ደንበኞችን በመፈለግ ከነሱጋ የተለያዩ ጥሩ የሆነ የስራ ግንኙነትን እንፈጥራለን

በዚህ ስራ ላይ ከአምስት አመት በላይ ቆይቻለሁኝ እና እነዚህን አምስት አመታት ያው የተለያዩ ደንበኞችን አትርፈበታለሁ ጥሩ ስራ ሰርቼበታለሁ ብዬ አምናለሁ። ከተለያዩ የስራ ባልደርቦቼ ጋር በመተጋገዝ ከአምስት አመት በላይ ጥሩ ስራ ሰርቻለሁ።

አዎ በፀሀይ ወራት ኮፊ ያስፈለጋለሁ ብዬ አስባለሁ። እንደዚህ የፀሀይ መከላከያዎችን ወይንም ዣንጥላን ከመያዝ በተጨማሪ ኮፍያዎች ቀለል ያለ ለየትኛውም ሰዓት ሊደረጉ የሚችሉ ናቸው። እና ኮፍያዎችን ፀሀይ ሰዓት እጠቀማለሁ ማለት ነው።

አዎ ሳኖችን አጥባለሁኝ እወዳለሁ። ማጠብ የተለያዩ እኔ የበላሁባቸው ሊሆን ይችላል። ወይም ደግሞ እንግዳም ከመጣ እንግዳ የበላሁባቸውን ሳህኖች ወዴአው አጥባለሁኝ። እና ያው ንጹህ ሲሆን ደስ ይላል ለሚቀጥለው ደግሞ ንጹህ ሳህን ይኖረናል ማለት ነው።

አዎ በገበያ ላይ የተለያዩ ድርድሮች ይኖራሉ። የተለያየ ዋጋ እንዲቀነስ ልንደራደራቸው የምንችላቸው። የልብስም የጫማ ገቢያዎች ይኖራሉ። ወይንም ደግሞ የተለያየ ቤት የሚያስፈልጉ ቁሳቁሶች ዋጋ ድርድር እችላለሁኝ። እና ተደራድሬም የተለያዩ እቃዎችን ገዝቻለሁ

ቤቴ ላይ የሆነ መቀመጫ የለኝም። ያው የተለየ ቦታ የምለው የለኝም የምቀመጥባቸው ወንበሮች አሉ። ግን የኔ ብቻ አይደለም የትኛውም ሰው ቢመጣ ወይም ቤተሰብ ጓደኛዬ ቢመጣ ሊቀመጥበት የሚችል ነው። እና የእኔ የሆነ ልዩ መቀመጫ የምለው እስከ አሁን የለኝም።

የተለያዩ በጎ አድራጎቶች ላይ ተሳትፌ አውቃለሁኝ። የተለያዩ ተማሪዎችን የተቸገሩ ተማሪዎች እና ወላጆችን የሚረዳ አንድ የበጎ አድራጎት ድርጅት ነበር። እዛ ላይ በመሳተፍ የተለያዩ የገንዘብ ድጋፍ የሚሰጡ ሰዎች ጋር ብሎ ሰርቻለሁ